ወደ ስራ መሄደው በታክሲ ነው ብዙ ጊዜ ታክሲ ካጣሁኝ በአውቶቢስ እሄዳለሁ ግን ብዙ ጊዜ በታክሲ ነው የምሄደው። ግማሽ መንገድ ላይ ይጥለኛል ማለት ሊደርስ ሲል ይጥለኛል ከዛ በኋላ ሩቅ ይሄ ስለሚያራግፍ ማለት ነው። እዛ ጋር እወርድና በእግሬ እሄዳለውኝ በዛውም ለሰውነቴም እንቅስቃሴ ነው ብዬ ስለማስብ። እንደዚህ እንደዚህ አይነት ስራ የሚሄደው

እኔ ልዩ ችሎታዬ ብዬ የማስበው ምግብ ስራ ነው። የተለያዩ አይነት ምግቦችን እሰራለሁ ራሴ ፈጥሬም እሰራለሁ ሌላ ሰው ሰርቶት የማያውቀውን ምግብ አደበላልቄ እሰራለሁ። ይጣፍጥልኛል እንግዲህ ሁሉም የቀመሱ ሰዎች እንዳደነቁኝ ነው። ምግብ ቤት ለምን አከፍችም ሁላ ይሉኛል። እና የኔ ልዩ ችሎታ ምግብ መስራት ነው። እኔ ከሰራሁት ለምን እንደሆነ አላውቅም እኔ የነካሁት ነገር ይጣፍጣል ስለዚህ። ልዩ ችሎታ አለኝ ምግብ ማጣፍጥበት ይመስለኛል። ስለዚህም ምግብ መስራት ብዬ አስባለው ልዩ ችሎታዬ

አይ አሁን ያለሁበት አካባቢ ምንም ድልድይ የለም አስፓልት ብቻ ነው። ግን በፊት የሚኖርበት ቦታ ድልድይ ነበር እና በተለይ በክረምት በክረምት በጣም ያስፈራ ነበር ውሃው ይሞላል። አስታውሳችሁ ልጅ እያለሁ እንደውም ህፃንቶች ገብተውበታል እናም በጣም ያስፈራሩኝ ነበር። ወላጆቼ አሁን ያለበት ጋ ግን እዝጌር ይመስገን ምንም ድልድይ የሚባል ነገር የለም። በውስጥ ምንድነው ቱቦ ነው ያለው። ውሃ የሚፈሰው በቱቦ ውስጥ በኩል ነው። ራቅ ብሎ አለመሰለኝ። ከኛ አልፎ አለመሰኝ እሱን በእግሬ ሄጄ ስለማላውቅ አታውቀውም። በታክሲ ነው የምናልፋው። እና አካባቢ ድልድይ የለም

አዎ በጣም ነው የሚመቸኝ ማርሽ ላይ መቀመጥ። እንደው ወይ ወንበር ላይ ወይም ሶፋ ላይ ሆኜ እግሬን ወደ እታች ከማንጠለጠል መሬት ላይ እነሱም አርጊ ካሉኝ በተለይ ሳር ካገኘን ለጥ መሬት ካገኘሁ ቁጭ ብዬ ድግፍ ብዬ ጀርባዬን ግዳግዳ ላይ አስደግፌ ቁጭ ማለት በጣም ነው የምወደው። ይሄ መሬት ካላገኘው እንኳን ከሶፋና ከወንበር ይልቅ አርቢያ መጂሊስ የሚባለው መሬት ላይ የሚነጠፈው ሶፋ ደስ ይለኛል። በጣም በቃ ወደ መሬት ቀረብ ማለት እወዳለውኝ። ከመሬት መራቅ ብዙ ደስ አይለኝም። መሬት መቀመጥ በጣም ነው የሚመቸኝ በጣም ነው የምወደው። ንጹህ መሬት ካገኘሁኝ አልመርጥም እቀመጣለው ነው ከወንበርና ከጠረጴዛ ማነው ከወንበርና ከሶፋዬ ይልቅ መሬትን እመርጣልሁ እንዳውም።

የትውልድ ከተማዬ የኢትዮጵያ ዋና ከተማ የሆነችው አዲስ አበባ ነው። የትውልድ ከተማዬ ብቻ አይደለችም እንዳለ እድሜን ሁሉ ይኖርኩት እነሳ ነው። ከአዲስ አበባ ወጥቼ አድናቅም ልውጣ ብልም ይጨንቀኛል አልችልበትም ከአዲስ አበባ ወጪ መኖር። ለጉብኝት የሆነ ክፍለ ሀገሮች ሂጀ አውቃለው ክፍለ ሀገር አይባልም ነገሩ ናዝሬት ሀዋሳ ምናምን ሄጄ አውቃለሁ ግን እዛ መቆየት አልችልም ቶሎ ተመለሽ ተመለሽ ነው የሚለኝ። በጣም ነው እምወዳት የትውልድ ከተማዬን እንኳን እኔ አዲስ የመጡት ከሌሎች ቦታዎች እንኳን የመጡ ሰዎች እዚህ መኖር ከጀመሩ በኋላ አዲስ አበባን ትተው መሄድ አይችሉም። በጣም ለንግድም ለምንም ለትምህርትም ለንግድም የሆነ ሰፊ አማራጭ ያላት ከተማ ናት ከሀገራችን ውስጥ ማለት ነው። ያው ዋና ከተማ እንደመሆኖ ብዙ እድሎች ይገኙባታል። ስለዚህ የትውልድ ከተማዬ በጣም ነው እምወዳት። ለወደፊቱም እኔ ከዚው ከአዲስ አበባ ወጥቼ መኖር አልችልም በጣም ነው እምወዳት እዚሁ ነው እምኖረው።

መልእክት ለመላላክ የተለያዩ መተግበሪያዎችን እጠቀማለሁ የስልኬ ይሄ እሁድ ከሰልክ ጋር የሚገኘው ሜሴጅ አለ አይደል እሱን እጠቀማለሁኝ። በተረፈ ቴሌግራም አለ። ቴሌግራም በጣም ነው የምጠቀመው ዋትሳፕ ደግሞ። ቴሌግራም የሌላቸው ጓደኞቼ በተለይ ውጭ ሀገር ያሉ ጓደኞቼ ዋትሳፕ ነው እንዳለ የሚጠቀሙት እና ዋትስ አፕን እጠቀማለሁኝ። በደንብ ነው መልእክት ለመላላክ በደንብ ነው የምጠቀመው ኢ ሜይልም እጠቀማለሁኝ። የሆነ ስነ ስርዓት ያለው አሁን ስለ ስራ ጉዳይ። ከበድ ያለ ሰው ጋር ከሆነ ያው ስልክ ተቀብዬ በቴሌግራም እና በዋትሳፕ አላናግርም። መቼስ ስለዚህ ኢሜል የኢሜል አድራሻቸውን ተቀብዬ በኢሜል መልእክት እልካለሁ እቀበላለሁ። እስካሁን እነዚህን ነው የምጠቀመው።

አዎ አይስክሬም በጣም ነው የምወደው። በተለይ የባኔላ ቃና ያለው እና የቾኮሌት ሁለቱን በጣም ነው የምወዳቸው። በተለይ በበጋ- በበጋ ወቅት ፀሀዩ ሲያቃጥለኝ አይስክሬም ካገኘሁ ገነት የገባሁ ነው የሚመስለኝ። በጣም ነው የምወደው አይስክሬም። በክረምት አልመገብም ያው ዝናብ ነው ብርድ ነው አልችልም ያው በሽተኛ ያረገኛል ጉሮሮዬን ቶንሲን ያመጣብኛል። ስለዚህ- በክረምት አልመገብም። በበጋ ግን በጣም በጣም ነው የምወደው። በጣም ነው ባገኘሁት አጋጣሚ ሁሉ ካገኘሁኝ አንተ አልኩትም አይስክሬም። እንዳልኩት የቫኔላ እና የቸኮሌታ ጣሙን ካገኘሁት በተለይ በጣም ነው የምበላው እወዳለሁኝ አይስክሪም።

አዎ ኢንተርኔት አለኝ ዋይፋይ ስላለ ያው ጠቃማቱን ኢንተርኔት አለኝ ነበር የምበለው ፈጣን ጥሩ ነው። ያው ፎር ጂ ነው ምንም አይልም። ለኔ በቂየ ነው እስካሁን ፋይፍ ጂ እንደደረሰ ሰምቻለሁ ግን ለኔ አሁን ያለኝ ፎርጂ ነው። እና በቂ ነው ኢንተርኔት በደንብ መጠቀም እምፈልጋቸውን አፕሊኬሽኖች የቴሌግራም ዋትሳፕ ኢሜል ጂሜል ዲስኮርድ ጠቀመዋለሁኝ ይበቃኛል። ኢንተርኔት አለኝ። አዎ በቂ ለኔ በቂ ኢንተርኔት አለኝ ዋይፋይ ስለሆነ ከእኔ አልፈው ጎረቤቶችም ፓስወርዴን ሰጥቻቸው እነሱም ይጠቀማሉ። ይበቃኛል አለኝ አዎ ኢንተርኔት አለኝ

ልጅ እያለው በወር ሁለቴ እሄድ ነበር አሁን ግን ስላደኩ መሰለኝ ሰልችቶኛል መናፍሻ ብዙ አልሄድም። ድንገት ድንገት በአመት ሁለቴ ምናምን ከሄድኩኝ እሱንም ድንገት ነው አሁን በዚ ሰዓት መናፈሻ አልሄድም መዝናናት ካለብኝም ሪዞርቶች ነው የምሄደው። ከከተማ ወጣ ነው ምለው እንጂ እዚሁ ከተማ ውስጥ ያለ መናፍሻ በተለይ አልሄድም። አእምሮየ ወስጥ መቶብኝ አያውቅም እኔ እንጃ ስላደኩ ነው መሰለኝ አስጠልቶኛል። መናፍሻ አልሄድም በዚ ሰዓት መናፍሻ ሄጄ አላውቅም። አልሄድም።

ዜናዎችን አሁን በዚህ ሰዓት ከዩቲዩብ ነው ብዙ ጊዜ የማገኘው። ከቴሌቪዥንም አገኛለሁ ግን ብዙ ጊዜ ቴሌቪዥንን ማከታተል ስላቆምኩኝ። በስልኬ ከዩቲዩብ ላይ ዜናዎችን አገኛለሁ የሀገር ውስጥም አለም አቀፍም ዜናዎች ቢሆኑ ዩቲዩብ ላይ ስለሚገኝ በደንብ እና ቲክቶክ ላይም አለ። እነሱን ከዛ ነው የማገኘው ዜና የፈለኩት ጊዜ ከዛ ነው የምከታተለው። በስልኬ ከዩቲዩብ ላይ ዜናዎችን አገኛለሁ። የሀገር ውስጥም አለም አቀፍም ዜናዎች ቢሆኑ ዩቲዩብ ላይ ስለሚገኝ በደንብ እና ቲክቶክ ላይም አለ።

አዎ እንዴ በየጊዜው ነው የምቆርጠው እንዴ ያደገ ጥፍር አልወድም። እና ትንሽ በቀል ስትል ከስር ከስሯ ነው የምቆርጠው። በተለይ የእጄን የእግሬ ቶሎ ቶሎ አያድግም። ያው በወር አንዴ ብቆርጠው ነው እሱን እጄን ግን አላውቅም በሁለት ሳምንት በሳምንትም ካደገ ቶሎ ቶሎ እቆርጣለሁኝ። ረጅም ጥፍር አልወድም። እና በደንብ ነው የምቆርጠው። የእግሬ እንኳን ብዙም ጊዜ ይፈጂበታል አላቅም በወር አንዴ በወር አንዴም እርግጠኛ አይደለሁም። በሁለት አንዴ ስታ ሲያድግ ትንሽ ወጣ ወጣ ሲል። ለጫማም ስለማይመች ካልሴንም ስለሚቀደው እቆረጣለሁ። የእጅ ጥፍር ደግሞ ቆሻሻ ያስገባል በየጊዜው ቆሻሻ መያዙ አይቀርም። ያው የምንመገበው እኛ ደግሞ በእጃችን አይደለ እንጀራ የምበለው በእጃችን ስለሆነ። ጥፍሬ ውስጥ ቆሻሻ ሊኖር አይገባም። ስለዚህ በየጊዜው እቆረጣለሁ ረጂም ጥፍር አልወድም። በደንብ ነው የምቆረጠው ጥፍሬን

እኔ ከምጠቀማቸው መተግበሪያዎች ሁሉ ዋትሳፕድ እወደዋለው። ምክንያቱም ውጭ ሀገር ካሉ ሰዎች ጋር በደንብ እንገናኛለን። ውጭ ሀገር ደግሞ ብዙዎቹ ከቴሌግራም፤ ከኢሞ ይልቅ ዋትሳፕን ነው የሚጠቀሙት። ስለዚህ የትም ሀገር ያለ ሰው በቀላሉ ለማግኘት የሀገር ውስጥ ጓደኞቼ ይጠቀማሉ ቴሌግራም የሚጠቀማሉ እነሱን በቴሌግራም ማግኘት እችላለሁ። ውጪ ያሉትን ግን አብዛኞቹ ኢሞም፤ ቴሌግራምም አይጠቀሙም ስለዚህ ዋትሳፕን እንጠቀማና እና ደግሞ ለደህንነትም በጣም ሰይፍ ነው። ነው የሚባለው ምክንያቱም አዎ ራሱ ላይ ይሄ ምንድነው ዋትሳፕ የሚጽፈው ነገር ላይ እንኳን ሌላ ሰው እኛ ዋትሳፖች ራሱ ንግግራችሁንና ሜሴጆቻችሁን ማየት አንችልም ይላል እና ለድህነት ድህነቴን ስለምፈልገው ሌላ ሰው ከአንድ ሰው ጋር የተጸጋፍኩትን ሌላ ሰው እንዲያነብ ወይም ከአንድ ሰው ጋር የተከናገርኩትን ሌላ ሰው ጠልፎ እንዲሰማብኝ ስለማልፈልግ ዋትሳፕ የበለጠ ደስ ይለኛል። ከሁሉም የበለጠ የምወደው መተግበሪያ ዋትሳፕን ነው።

እኔ የጠዋት ሰው ነኝ። ማታ ቶሎ ነው የምተኛው ጠዋት በጠዋቱ የምነሳው ማንም ሰው ሳይነሳ በፊት ወፍ ሲንጫጫ ማለት ነው በሌሊቱ። አስራ ሁለት ሰዓት ሳይሆን በፊት አንዳንዴ አስራ አንድ ሰዓት አስራ ሁለት ሰዓት ላይ አስራ ሰዓት እነሳለሁ። የጧት ሰው ነኝ ጧት ተነሽቼ። ቤት ውስጥ የምሰራውን ስራ በጧቱ መጨራረስ ደስ ይለኛል። ተነስቼ ገላዬን ታጥቤ ሁሉም በተኙበት እኔ ተነስቼ ቁርስ ሰርቼ ወደ ስራ መሄድ ካለም ምሳቃ ቁአጥሬ። ምንም ነገር የሚታጠብ እቃ ካለ ከማታ የተረፈ ካለ። አጥቤ እኔ የተዋሰኝ የተዋሰነኝ። በጠዋቱ ስራ ስሰራ ቅ ልጥፍጥፍ እዳለን ነው። ጠዋት ብንሰጥና ጠዋት ቶቶ መስራት ደስ ይለኛል የጠዋት ሰው ነኝ።

አዎ በስራ ጊዜ ረፍት አደርጋለህ ያው አራት ሰዓት ላይ የሸይ ሰዓት ነው። ምሳ ሰዓት ላይ እና ዘጠኝ ሰዓት አካባቢ አሱም የሻይ ሰዓት ነው። እረፍት አደርጋለሁ በዚህ በዚህ መሃል ላይ የቢሮም ህግ ስለሆነ ማለት ነው። ማረፍ ስለምንችል መሃል ከደከመኝ እና ብዙ የምሰራው ስራ ከሌለ። እረፍት አደርጋለሁ ስራውም እሚዳው ካልሆነ። ስራዬ ላይ ተጽኖ መጥፎ ተጽኖ እማያመጣ ከሆነ እረፍት አደርጋለሁ።

እኔ የምወደው ሰፋ ያለ ልብስ ነው። ከላይም ቢሆን ከታች ከዛም ቲሸርት እኮ ጠባቃ ቲሸርት አውድም ሰፋ ነህ። ሱሪን ካረኩኝ ቀሚስ ነው ከሆነ ለቀቅ ያሉ ልብሶቹን አወዳለሁኝ። አጭር ነገር አልወድም ከላዬም የማረገው በደንብ የሚሸፍነኝ መሆን አለበት። ቀሚስ ሳረግ አጭር ቀሚስ አሎድም። ሰፋ ያለ ረዘም ያለ ልብስ እወዳለሁኝ።

አይ የስራ ጥብቀት እየፈለኩኝ አይደለም አሁን ምክንያቱም ውስጥ ያለው አሁን በሂሳብ ሂሳብ ክፍል ውስጥ ነኝ። ትልቁ ቦታ ላይ ስለሆነ ያለው ከዚህ በላይ ያው የራሴን ቢሮ ከፍቼ ከጠየኩኝ። የስራ እድገት አይኖረኝም ስለዚህ እየፈለኩኝ አይደለም አሁን በዚህ ሰዓት። ምንም የሰራው እድገት አላገኝም ቢሮ ውስጥ ያለውን። በሂሳብ ክፍል ውስጥ ያለውን ትልቁን የስራ ደርሻ እኔ ስለሆነ የያዝኩት የስራ እድገት የፈለኩኝ አይደለም። ድንገት ቢሮ ከቀየርኩኝ ያኔ እንጂ አሁን ባለሁበት ቦታ የስራ እድገት እየፈለኩኝ አይደለም።

አሁን ስጦታ መስጠት አልወድም እድሜዬ ስለጨመረ ነው መሰለኝ። በፊት ግን ልጁ እያለሁ ትምህርት ቤት እያለሁ ሃይስኩል የመንተን እያለሁ ስድስት ሰባት ስድስት ወልድ ነበር። አሁን ግን ትቻለው። ብዙ ብዙ ሰውም አጠገቤ በዙሪያዬ የለም። አንድች ራሱ አልሰጥም። ስጦታ መስጠት ትቻለሁኝ። ምክንያቱን አላውቀውም። ግን አዎ በአሁኑ ሰዓት ስጦታ መስጠት አልወድም።

ዛሬ የአየር ሁኔታው ፀሀያማ ነበረ። ከጧት ጀምሮ እስከሚመሽ ድረስ ፀሀያማ ሆይ ነው የዋለው። እና ሙቅ ነበረ። በጣም ፀሀይ ነው። በጣም ሞቃት ነበረ። ንፋስ ራሱ የለም አልነበረም ዛሬ። ሙቀት ብቻ ነው። ፀሀይ ብቻ ከጠዋት እስከ ማታ ድረስ ያው መሽቶ ፀሀይ ስትገባ ቀረ እንጂ ቆመ እንጂ ምንም ነገር የለም። ምንም ደመና እንኳን የለም። ቀዝቀዝ የሚያደርገው ደመና እንኳን የለም ነበር። ፀሀይ ነበር ሙሉቀን።

የጧት ተግባሬ ከአልጋ መነሳ አልጋዬን ማንጠፍ ከዛ ገላዬን መታጠብ ከዛ ጾም ካልሆነ ለቤተሰቡ ቁርስ መስራት ከቁርስ በኋላ ያው የተበላበትን እቃ ማጠብ። የጎሮ ውሃ ማጠጣት። ሌላም የሚጸዳ ነገር ካለ ቤት ውስጥ ቤቱን ማጽዳት ጠርጴዛ ወንበር ማጽዳት መሬቱን ቆሻሻ ከሆነ ቆሻሻ መሬቱን መወልወል። ይሄ ነው የጠዋት ስራዬ። ከዛ ያው የምሰራበትን ሽንኮርት እና የሚሰሩትን ነገሮች መከታተፍ ማጸዳዳት ነው። ይሄ ነው የጠዋቱ የጠዋት ተግባሬ።